መተግበሪዎችን አወ አወርዳለሁ ብዙ ጊዜ ለስራ የምጠቀማቸው መተግበሪዎች አሉ። ስለዚህ እነሱ የሚጠቅሙን ከሆነ። አዎ አወርዳለሁ ከዛ በኋላ እነሱም እጠቀማለሁ። እንደውም አብዛኛው ጊዜ የተለያዩ አዳዲስ ነገሮች ለስራ የሚጠቅሙ መተገባሪያዎች ሲመጡ ቶሎ በማውረድ። ስራየን አቃልላለሁ አዎ አወርዳለሁ

በመስመር ላይ እንኳን ብዙ የማየት ልምድ የለኝም። ነገር ግን ቀጠሮ ወይም ፕሮግራም በሚኖረኝ ጊዜ የለበስኩትን አለባበስ ራሴን ለማየት እሞክራለሁ። ምክንያቱም ውብ ሆኖ ለመሄድ በጥሩ ሁኔታ ለሰዎች ለመታየት እንደዛ አደርጋለሁ። ስለዚህ ከሁለት እስከ ሶስት ደቂቃ መስታወት ላይ ጊዜየን አሳልፋለሁ

በፋህም ማብሰል ታውቃለህ? አዎ አውቃለሁ በፋህም ማብሰል በጣም ጥሩ ነገር ነው። ምክንያቱም እንዲበስ በአግባቡ ስለሚረዳው ፋም ደግሞ በጣም አሪፍ ነገር ስለሆነ። ፋም ማብሰል በጣም ደስ የሚል ነገር ነው። ካልሆነ ደግሞ በሌላ ነገር መብሰል እንችላለን።

አዎ አስተያየት መቀበል እወዳለሁ። ምክንያቱም አስተያየት እኛን የሚገነባን የሚጠቅመን ነገር ስለሆነ በተቀራኒው ትችት ከሆነ ግን እኛን ለመጣል እኛን ለመንቀፍ ነው። ስለዚህ አስተያየትን ትርጉም በደንብ መርዳት ያስፈልጋል ሰዎች ለእኛ ጥሩ እሳቤ ጥሩ አስተያየት ካላቸው ነው አስተያየት የሚሰጡን ስለዚህ አዎ አስተያየት እወዳለሁ።

የምወደው ሽታ የአበባ ሽታ እና የተለያዩ ጣአም ያላችሁ የሽቶች ሽታወች በጣም ደስ ይለኛል። ምክንያቱም ሽታ ቀን የማሰመር ከሰዉጋ ያለውን ግንኙነት። ጥሩ የማድረግ አቅም እንዳለው ስለምረዳ ጥሩ ጥሩ የሚባሉ ሽቶችን እወዳለሁ። ስለዚህ የሽቶዎችን ሽታ በጣም እወዳለሁ።

የተለያዩ ጥቅማ ጥቅማጥቅሞች አሉኝ እነሱ ምንድን ናቸው ከተባልኩኝ? የተለያዩ ቢዝነሶች ላይ የራሴን አስተዋጽኦ ማድረግ እችላለሁ። ምክንያቱም የማርኬቲንግ ስራዎችን የመስራት ግብይት እንዲጨምር የማድረግ አቅሙ ስላለኝ። ፕላስ ደግሞ የተለያዩ ስራዎችን የመስራት አቅሙ አለኝ።

ጠዋት በስራ ምን አደርጋለሁ፤ መጀመሪያ ወደ ስራ ቦታ ከገባሁ በኋላ የስራ ቦታዬን የማጽዳት ስራዎች እሰራለሁ፤ ከዛ በኋላ ሚስተካከሉ እቃዎች ካሉ፤ እነሱን ማስተካከልና ደንበኞችን ጠብቆ ደመኞችን የማናገር የጧት ቀጠሮዎች ካሉ እነሱን ቀጠሮዎች የመፈጸም ስራ ነው የምሰራው፤ ጧት ጧት አብዛኛውን ጊዜ ይሄን በማድረግ ጠዋትን አሳልፋለሁ፤

አዎ ቡና አፍልተው ያውቃሉ? ምክንያቱም የኛ አካባቢ ሰው ወይም የኛ ማህበረሰብ በቡና የሚታወቅ ነው እንደሚታወቀው ሀገራችንም ቡና አምራች ከሚባሉት ሀገራት አንዷ ነች ስለዚህ አብዛኛው ማህበረሰባችን ቡና ሳይጣጣ በማሽን ቡና መፍጨት አለማወቅ ይከብዳል ስለዚህ አዎ ቡና መፍጨት አውቃለሁ።

አዎ አዳዲስ የስራ ግንኙነቶች እፈጥራለሁ። ምክንያቱም ሰዎች ላይ ነው መረጃዎች ያሉት። ስለዚህ ከሰዎች መረጃዎችን ለመውሰድ ከእኔ ጋር መረጃዎችን ለመስጠት አዳዲስ የስራ ግንኙነቶች እፈጥራለሁ። ምክንያቱም ሰው መረጃ ሲቀያየር ነው አዳዲስ ነገሮችን የሚያገኘው። ስለዚህ ግንኙነቶች ደግሞ ለዛ ውሳኔ ናቸው በተለይ የስራ ግንኙነቶች ሲሆኑ በጣም መልካም ይሆናሉ። ስለዚህ አዎ የስራ ግንኙነት እፈጥራለሁ።

አዎ ማዕድን እጠቀማለሁ እንደሚታወቀው ማዕድን የተለያዩ አይነት ማዕድኖች አሉ። ስለዚህ እነሱን የሚያቀርቡልኝ ሰዎች ከማዕድኖቹ ሲያመጡ ወደ ገበያ የመላክ ሁኔታዎች አሉ። ስለዚህ ማዕድኖችን በአግባቡ መጠቀም የተሻለ የገንዘብ አማራጭ እንድናገኝ አድርገናል። ስለዚህ አዎ ማድኖቹን እጠቀማለሁ ለስራ ፍላጎት ነው

አዎ ገንፎ እበላለሁ። ገንፎ በጣም አስፈላጊ እና ወሳኝ ነገር በመሆኑ ገንፎ እበላለሁ። አብዛኛውን ጊዜ በእኛ አካባቢ እናቶች ልጆቻቸውን በሚወዱበት ጊዜ እነሱን ለማጠንከር የሚሰጥ ባህላዊ ምግባችን ነው። ስለዚህ ያ ነገር ደግሞ እነሱ ያባከኑትን ወይም ያፈሰሱትን ደም ለመጠንገን የሚመገቡት ምግብ ስለሆነ እኔም ለሰውነቴ በጣም አስፈላጊ ነው ብዬ ስለማምን ገንፎ እመገባለሁ። ለሰውነታችን ብዙ ነገር ይጨምርልና። ጥንካሬ ይሰጠናል። ኢነርጂ ይሆናል። ስለዚህ አዎ ገፎ እመገባለሁ።

አዎ በመስመር ላይ ቪዲዮዎችን እመለከታለሁ ቪዲዮዎችን የምመለከተው ግን መረጃዎችን ለማግኘት አንዳንድ ነገሮችን ለማወቅ ነው። ወይም የተለዩ ስራዎችን ለመስራት ተጨማሪ እውቀት ሲያስፈልገኝ። በመስመር ለይ ሆኘ ቪዲዮ እመለከታለሁ። በመስመር ለይ ቪዲዮ መመልከት ግን ጥሩ ነገር ነው እያልኩ አይደለም ምክንያቱም ብዙ ጉዳት አለው።

አዎ ቃሌን እጠብቃለሁ። ያወራሁትን የተናገርኩትን ቃል እጠብቃለሁ እንደውም በእኛ ማህበረሰብ። ያሉት ከሚጠፋ የወለዱ ሲጠፋ ይሄ ማለት ቃልን ለማክበር የተባለ። ትልቅ አባባል ነው ስለዚህ ቃላችንን እናክብር። እኔ ቃሌን የምጠብቅ ሰው ነኝ ብዬ አስባለሁ። ደግሞም እነኚህ ቃሌን አከብራለሁ።

በምን ሰዓት ትነሳለህ? ለሚለው ጥያቄ እሱ ከስራዎች ጋር ተያያዥነት አለው። በአብዛኛው ጠዋት አስራ ሁለት ሰዓት የመነሳት ልምድ አለኝ። ነገር ግን በስራ በማመሽባቸው ቀናቶች ደግሞ ከአንድ ሰዓት እስከ ሁለት ሰዓት የማርፈድ ነገር አለ። ስለዚህ እሱ የሚወሰነው ባሉ የስራ ጫና ይሆናል ማለት ነው። ስለዚህ እኔ የምሰራው እንደዚህ ነው-

አዎ በመሬት ላይ መቀመጥ ተመችቶኛል። ምክንያቱም በመሬት ላይ መቀመጥ ጥሩ ነገር ነው። ነገር ግን እዚህ ጥያቄ ላይ በመሬት ላይ መቀመጥ ተመቻቻህ? እንደዚህ አይነት አማርኛ ትርጉም አይሰጥም ስ እና። ይሄ ጥያቄ ቢስተካከል አሪፍ ነው ብዬ አስባለሁ። ምክንያቱም የቃላት ግድፈት ስላለበት